በየትኛው እጅ ትጽፋለህ ነው የሚለው? ሴት ስለሆንኩ ያው ተጽፌያለሽ ብዬ ላንብበውና እኔ በየትኛው እጄ ነው የምጽፈው ያው በቀኝ እጄ ነው የምጽፈው። ግን በቃ በጣም በሚገርም ሁኔታ በቀኝ እጄ እንኳን ብጽፍም በግራ እጄን አንዳንድ ቀን ለማለማመድ እሞክራለሁ። እና በጣም የሚከድብደው እናንተዬ በግራጄ መጽሐፍ በስመአብ። በቀኝ ልክ ምንን አስታውሳለሁ በግራ እጄ ልክ በቀኝ እጄ። ለመጻፍ የተለማመድኩበት ያኔ ገና ጀማሪ ተማሪ ሆኜ ልክ እንደምለማመዳት አይነት ማለት ነው። ለምሳሌ ሀንስ ጽፍ በቃ ቀስ ብዬ ነው። በቃ ለንስጽፍ እንደዛ ማለት ነው። እና በጣም ነው የሚገርመው እናንተ በቃ ልክ ያኛውን በተለማመድኩበት መንገድ ነው ተለማምጄ መጽሐፍ የምትችለው እንጂ ዝም ብሎ አይደለም ለካ መጽሐፍ ራሱ እኔ በጣም ነው የገረመኝ። እና አሁን ላይ የምጽፈው ግን በቀኝ እጄ ነው። ብዙ ነገሮችን እጽፋለሁ እለማመዳለሁ ምናምን ማለት ነው። አመሰግናለሁ

አዎ ላፕቶፕ አለኝ በሚገባ። ምክንያቱም በቃ ብዙ ስራዎቼን ለመስራት ከቴክ ጋር የተያያዘ ትምህርት ነው የተማርኩትኝ እና ለሱም ሌሎችም ኦንላይን ስራዎችን ለመስራት ላፕቶፕ እጠቀማለሁ። ስለዚህ ላፕቶፕ አለህ ወይ? ለተባለው ጥያቄ አዎ አለኝ። ከዛም በተጨማሪ ደግሞ አንዳንድ መዝናኛዎችን ሙቪዎችን ምናምን አይበታለሁ። አሁን ላይ ዘመኑ ካለ ላፕቶፕ እና ካለ ስልክ። ብዙ ነገሮችን ማከናወን አይቻልም። ለዛም ነው ያለኝ በተጨማሪም ደግሞ በደንብ አሁን ላይ ጠንከር ብዬ ብዙ ስራዎችን እሰራበታለሁ ብዬ አስባለሁ። ከመዝናናቱ ከፊልም ማየቱ ባሻገር ደግሞ ፕሮጀክቶችን በደንብ እሰራበታለሁ ብዬ አስባለሁ ማለት ነው። አመሰግናለሁ

አዎ በሚገባ ምክንያቱም ያው እኔ ቴክ ተማሪ ነበርኩኝ እና ከቴክኖሎጂ ጋር የተያያዘ ነው ፕሮፌሽኔም ስለዚህ አዳዲስ ነገር በመጣ ቁጥር ራሴን አፕዴት አደርጋለሁ ኮርሶች እወስዳለሁ። ራሴን ሁል ጊዜም ሁል ጊዜም አፕዴት አደርጋለሁ ማለት ነው። ስለዚህ ለጥያቄው መልስ የሚሆነው አዎ። በሚገባ በየጊዜው ራሴን እማራለሁ አሁን ራሱ በቃ አሁን ላይ የመጣው። ስለ አርቲፊሻል ኢንተለጀንስ ነው። ስለሱ ኮርሶች እየወሰድኩኝ ነው። ሰርቲፋይድም እየሆንኩኝ ነው። በደንብ መጠቀም እንድችል ራሴን ሁል ጊዜም አፕዴት አደርጋለሁና። በደንብ ደስ ብሎኝ የማደርገው ነገር ቢኖር አንዱ እሱ ነው። ከቴክኖሎጂ ጋር የተያያዘ መማር ትወዳለህ ወይ ለሚለው ጥያቄ? አው በሚገባ መማር እወዳለሁ ራሴን አፕዴት አደርጋለሁ። እንደዛ ነው። አመሰግናለሁ

ምን ያህል ጊዜ መጽሐፍ ታነባለህ ነው ሚለው ያው እኔ ሴት ስለሆንኩ ምን ያህል መጽሐፍ ታነቢያለሽ ብዬ እጀምራለሁ እኔ ማነበው መጽሐፍ በፊት ጥሩ ነበርኩኝ እንደው የተወሰነ የተወሰነ መጽሐፍም የተወሰኑ ገጾችን ለማንበብ ሞክር ነበረ በቀን እንኳን አሁን ላይ ግን በቃ ይሄንን ይህንን ወራት ሁለት ሶስት ወራት በጣም እየከበደኝ ነው ያለው ከስራ ጫናጋም ከሀሳብም ጋር በተያያዘ አሁን መጽሐፍ እያነበብኩኝ አደለም ያለሁት ግን በጣም ብዙ ጊዜ መጽሐፍ የማንበብ ልምድ ነበረኝ መጽሐፍ ማንበብን አሁንም እመለስበታለሁ ብዬ አስባለሁ አሁን ላይ ያን ያህል እያነበብኩ ስላልሆነ ይሄን ያህል መጽሐፍ እያነበብኩ ነው ማለት አልችልም ምክንያቱም አሁን ላይ እያነበብኩ ስላልሆነ ማለት ነው ግን በፊት ጥሩ የማንበብ ልምድ አልነበረኝ እንደውም ቡክ ክለብ ሚባል ክለብ አለን እና ላይ ሪቪው ስለምንሰጥ እንደው በተቻለ መጠን ቢያንስ አንድ ሁለት ቻፕተር እንኳን በቀን አነብ ነበር አመሰግናለሁ።

ዳቦ ማብሰል ትችላለህ ወይ ነው የሚለው ትንንሾቹ ነው በመጥበሻ ምናምን እጋግራለሁ። ትልልቁን ግን ይሄ ድፎ ምናምን የሚባለውን ግን ብዙ ጊዜ ሞክሬ አላውቅም። ስለዚህ አዎ ማብሰል እችላለሁ። አዎ። እችላለሁ ግን አነስ አነስ ያሉትን ነው የምጋግረው አነስ አነስ ያሉትን ነው። ለመጋገር የሞከርኩት እስከ ዛሬ ድረስ ማለት ነው። እንግዲህ እስኪ ሰሞኑን ደግሞ ተለቅ ያለውን ሞክሬ ማሳወቅ ይሆናል ማለት ነው። ያው ዳቦ በእንቁላል ዳቦ በስጋ። ኬክ ከዳቦ የተቆራጭ ኬኮች ምናምን። ደስ ይሉኛል እነሱን። አይከብዱኝም ለመጋገር። እንግዲህ አዲስ ነገር ካለ ደግሞ ሰው አሳውቃለው አመሰግናለሁ

ቤትሽን እንዴት ታስውቢያለሽ? ለሚለው አዎ ቤቴን የማስውበው በቃ ባለኝ ነገር ነው ባለኝ ነገር መጀመሪያ ያው ጽድት አደርጋለሁ። ከጽዳት ነው የምጀምረው የሚታጠቡ ነገሮች ካሉ እቃዎች ካሉ ልብሶች ካሉ የሶፋ ልብሶች ካሉ ብርድ ልብሶች ካሉ ሁሉንም ነገሮች አጣጥባለሁ። ከዛ በኋላ ነው እንግዲህ ቤት ወደ ማሳመር የምሄደው ማለት ነው። ከጽዳት በኋላ ከዛ በኋላ በቃ ወንበሮቼን የማስቀምጥባቸው ቦታዎች ካሉ ጠረጴዛም አልጋም በቃ ያለውን ነገር ቤት የሰጠችኝን ነገር እስካሁን የምኖረው የራሴ ቤት ውስጥ መኖር አልጀመርኩም ያው እስካሁን የምኖረው ቤተሰቦቼ ቤት ነው። ግን ያው እዛም ያን ያህል ትልቅ ነገር የለንም። ግን ባለችን ነገር ለአውድ አመትም እንደዚህ በየእለቱ እንደው በተቻለኝ መጠን ንፁህና ጽዱ ቤት እንዲኖረኝ አደርጋለሁ ማለት ነው። አመሰግናለሁ

ኧረ በፍጹም እድለኛ ነገር ነህ ወይ ነው የሚለው እኔ ሴት ስለሆንኩኝ እድለኛ ነገር ነሽ ወይ ለሚለው ጥያቄ ኧረ በፍጹም አይደለሁኝም በፍጹም ምክንያቱም ምንም አይደለም እድል አይደለም በህይወት ምንም የማስበውን ነገር እንኳን አሳክቼ አላውቅም አይደለም እድል ሊገጥመኝ ማለት ነው እድል ሌላ የተለየ ነገር እኮ ነው አይደለ አይደለም እሱ በቃ ከህፃንነቴ ጀምሮ የምመኘው ነገር እንኳን ደርሶኝ አያውቅም፣ ሆኖልኝ አያውቅም፣ ተሳክቶልኝ አያውቅም ማለት ነው። ከልጅነቴ ጀምሮ ምመኘው የነበረ ማለት ነው እኔ እኔንጃ እኔን ህይወት አንዳንዴ ትገርመኛለች በጣም እና እንደዛ ነው አዲስ ነገር የለም በህይወት እድል የሚባል ነገር የለም፣ ያው እንግዲህ እግዚአብሔርን አምነን ተስፋ እያደረግን ነው የምንኖረው እንጂ ለኔ የተለየ የምለው እድል ኖሮኝ አያውቅም፣ ተሳክቶልኝም አያውቅም፣ በተረፈ ግን እግዚአብሔር ይመስገን አላማረረም ያው ጤነኛ ቤተሰቦች አሉኝ እኔም እግዚአብሔር ይመስገን ጤነኛ ነኝ ግን ደግሞ ስለ እድል ከተነሳ አይ አይደለሁም ነው የምለው መልሴ አመሰግናለሁ።

ቀዝቃዛ አየር ትወጃለሽ ወይ? ነው የሚለው ቀዝቃዛ አየር ብዙም አልወድም፤ ምክንያቱም ብርዱን አልችለውም እንደውም አሁን ላይ ኢትዮጵያ ውስጥ ቀዝቃዛ ነው በጣም ጠዋት ጠዋት በደንብ ይበርዳል እንዲሁም ማታ ማታ ይበርዳልና ቀዝቃዛ አየር አልወድም እንዲሁም ሞቃት አልወድም መካከለኛ የሆነ አየር ግን ይመቸኛል ይስማማኛል ማለት ነው። እግዚአብሔር ይመስገን ያን ያህል በጣም የቀዘቀዘ አየር አይደለም ያላት ኢትዮጵያ አየሯ ብዙም የተዛባ አይደለም ወይ ቀዝቃዛም ወይ ደግሞ ሞቃትም የሚባል ስላልሆነ በተመጠጣኝ ሁኔታ እኖራለሁ ማለት ነው ግን ቀዝቃዛ አየር አልወድም።

በፍጥነት መጻፍ ትችያለሽ ወይ መተየብ ትችያለሽ ወይ ነው የሚለው? መካከለኛ ነኝ በጣም በፍጥነት መጻፍ አልችልም ቀርፋፋ የሚባል አይነት ሰው አይደለሁኝም። ግን በፍጥነት እጽፋለሁ። መጻፍ ሲባል እንግዲህ አሁን ለምሳሌ በኮምፒውተር ከሆነ እንዲሁ መካከለኛ ነኝ በስልክም ከሆነ ጥሩ እጽፋለሁ። በጣም ፈጣንም ባልሆን በቃ ጥሩ እጽፋለሁ። በእጅም በስኪብርቶ የሚጻፍ ከሆነ ጥሩ እጽፋለሁ ማለት ነው። እንጂ ፈጣን አይደለሁም ቀርፋፋ አይደለሁም ግን ያው ሰባአምስት አካባቢ እደርሳለሁ ማለት ነው። አመሰግናለሁ

የእቃ ቁጥጥር ታደርጊያለሽ ወይ ነው? የሚለው አይ ጭራሽ ነው ቼክ የማላደርገው እንዲ አለኝ እንዲህ አደርጋለሁ እንዲህ አለቀብኝ። እቃም ቢሆን ይሄ አለ ይሄ የለም እንደዛ አይነት ነገር አላውቅም እግዚአብሔር ይመስገን። ህይወትን ቀለል አድርጌ ነው የምኖረው እና እቃዎቼን ተቆጣጥሬ አላውቅም። ያን ያህልም ለመቆጣጠር የሚዳግት አይነት ማቴሪያልም እቃም ስለሌለኝ እቃዎቼንም እምቆጣጠር አይነት ሰው አይደለሁም። በቃ ያለኝን ነገር እንግዲህ እግዚአብሔር የሰጠኝን ነገር ፈጣሪ እንዲባርክልኝ እየጸለይኩ መሆን ነው። እንግዲህ አመሰግናለሁ

በበአላችን ሰርግ እንዴት ነው የሚከናወነው? የሚል ጥያቄ እኔ የመጣልኝ አሁን እንደውም ጥር ስለሆነ ጥር ደግሞ የሰርግ ወቅት ነው ኢትዮጵያ ውስጥ ስለእሱ ማውራታችን መልካም ይሆናል። ብዙ አይነት ሂደቶች አሉት። አሁን ለምሳሌ በገጠር ሲኮን ኢቭን ባልና ሚስቶቹስ ወይም የሚገቡት ሙሽሮቹ ሳይተዋወቁ ቤተሰብ ልጅህን ለልጄ በሚል ተልእኮ የሚከናወን አለ። ካለ ልጆቹ ፈቃድ በይበልጥ ደግሞ ካለ ሴት ልጅቷ ፈቃድ ማለት ነው እንደዛ አይነት አለ። ሁለተኛው ደግሞ ተዋውቀው ልጆቹ ተጫጭተው ከዛ በኋላ ሽምግልና ባልየው ወደ ሴትየው ቤት ወንድየው ወደ ሴቷ ቤት ሽምግለና ይልካል ሽማግሌዎች ይልካል። አንዴም እናስብበት ይሉታል ከዛ ደጋሚ ሽምግልና ይላክና ከቤት ከልጆቹ ጋር ከተባከረ በኋላ የሰርጉ ቀን ተቆርጦ ሰርጉ ይካሄዳል ማለት ነው። ስለዚህ እንደዛ ነው የሚካሄደው። የሰርጉ ቀን ደግሞ ያው በጣም ብዙ ፕሮሰሶች አሉት። መጀመሪያ ወንድየው ይመጣል ቤቷ ከዛ በኋላ ይዟት ምሳ ወደሚበላበት ቦታ ይዟት ይሄዳል። ከዛ እዛ ጋር አደራሽ ሊሆን ይችላል ሆቴል ሊሆን ይችላል። ከዛ በኋላ እዛ በጣም የተለያዩ የምግብ አይነቶች አሉ ባህላዊ ምግብ አይነቶች አሉ። እነ ክትፎ እነ ዶሮ የመሳሰሉት በጣም ብዙ አይነት የምግብ አይነት ይቀርባል። እሱን ከተመገቡ በኋላ ወደ ቤቱ ወደ ቤተሰቦቹ ቤት ይዟት ይሄዳል እዛም እራት ይበላል ብዙ ነገር ይከናወናል ማለት ነው። ከዛ በኋላ ምንድነው? የሚሆነው ወደ ቤቱ ይዟት ይሄዳል ከዛ በኋላ መልስ የሚባል ነገር አለ የልጅቷ ቤተሰቦች ሙሽሮቹን ይጋብዛሉ። ከዛ ደግሞ ቅልቅል ተብሎ ደግሞ ሀሙስ ቀን አሁን ለምሳሌ ሰርጉ እሁድ ከነበረ ማክሰኞ መልስ ይሆናል። ሀሙስ ደግሞ ቅልቅል ይሆንና የወንዱ ቤተሰቦች ደግሞ ይጋብዛሉ የሴቷን ቤተሰቦች ጭምር ማለት ነው። ስለዚህ እዛ ቦታ ላይ የማይተዋወቁ ቤተሰቦችም ካሉ እዛ ቦታ ላይ ይተዋወቃሉ ማለት ነው። ይሄን ይመስላል እንግዲህ በጣም በጥቂቱ የባህላችን ሰርግ እንደዚህ ነው የሚከናወነው። አመሰግናለሁ

የምትወጂው እንስሳ ምንድነው? ነው የሚለው። እኔ መጀመሪያ እንስሳዎች በቃ ሁሉም ደስ ይላሉ። ስፔሻሊ የቤት እንስሳዎች ደስ ይሉኛል። ግን ደግሞ በይበልጥ በይበልጥ ምን ትወጃለሽ ካልከኝ ውሻ በጣም ደስ ይለኛል። ውሻ ታማኝ ነው። ውሻ አይረሳም የተዋለለትን ውለታ። ቤተሰቡን አይረሳም። አንዴ እንኳን ከአበላኸው አይረሳም። እና ውሻ በጣም በጣም እወዳለሁ። ድመቶችም ደስ ይሉኛል። ግን ብዙም አልመርጥም። ድመት ያላት ባህሪ ምናምን ብዙም አይመቸኝም። ግን ውሻ አንደኛ ነው። ቅርብ ጊዜ ዶሮዎችን ለማሳደግ ሞክሬ ነበር አንድ አምስት ዶሮዎች ከእነሱ ጋር የነበረኝ ቅርርብ በቃ ቢያናድዱኝ ራሱ ከእነሱ ጋር ጥሩ ግንኙነት ነበረኝ። አሁን አንድ ቀርታለች። አንዷ ጋርም በቃ እሷም በቃ በጣም ነው የሚገርመው ብቻ ስለ እንስሳ ሲታሰብ በቃ በጣም በሚገርም አኳኋን ነው የተፈጠሩት እና በጣም ነው የሚደንቀኝ ስለ እንስሳ ሳስብ። እሷም አሁን በጣም እንዴት ነው ዶሮዎች አሳድጌ ራሱ ታርዶ ለመብላት ራሱ በጣም ይጨንቀኛል አልወድም እና ብቻ እንስሳ በጣም ነው የሚገርሙት ግን ከሁሉም እንስሳቶች ደስ የሚሉኝ ውሻ ደስ ይለኛል። ለማየት ደግሞ ከአእዋፍ አእዋፋት አሉ። በጣም ብዙ ለማየት ምናምን የሚያስደስቱ አሉ። ግን የምትወጂው ማሳደግ የምትፈልጊው ተብዬ ከተጠየኩኝ ውሻ ነው ምርጫዬ አመሰግናለሁ።